ያው መብራት በተለያየ ጊዜ በአገራችን ያ ታዳጊ ሀገር እንደመሆኑ መጠን መብራት ይቋረጣል መብራት ሲቆረጥ የተለያየ ነገር ይደ እናደርጋለን ለምሳሌ መል መብራት መጀመሪያ ደረጃ በተለያየ መንገድ ሊቆረጥ ይችላል የመጀመሪያው በአደጋ ሊቆረጥ ይችላል ባለመክፈል ሂሳብ በወቅቱ ገንዘብ በወቅቱ በወሩ ባለማስገባት ሊቆረጥ ይችላል በአጋጣሚ ደግሞ እንዲሁም በተፈጥሮ አደጋ ሊቆረጥ ይችላል ነገር ግን መብራት ሲቆረጥ የመጀመሪያው ለምሳሌ በአደጋ በሚቆረጥበት ሰ ጊዜ ምን እናደርጋለን ምን አደርጋለሁ እኔ በበኩሌ እንደራሴ ማለት ነው። መብራት በሚቆረጥበት ሰዓት በአደጋ ለምሳሌ መኪና ሲያልፍ ከሆነ የቆረጠው ያንን መብራት ወይም ደግሞ ንፋስ ሊቆርጠው ይችላል መኪና ብዙ ጊዜ መኪና ነው እኔ ካለሁበት አካባቢ አንፃር መኪና ይቆርጣል ሲያልፍ ወይም ደግሞ ነፋስ ከባድ ነፋስ ካለ ሲጋጭ ሊቆርጠው ይችላል። መብራቱን ሊያቅ ሊቆርጠው ይችላል ሲቆረጥ ምን አደርጋለሁ በቀጥታ ወደ መብራት ሀይል ለሚመለከታቸው ክፍሎች አሳውቃለሁ ካሳወቅኩ በኋላ እነሱ ምን ያደርጋሉ አስፈላጊውን ነገር በመያዝ ያከ ወደ ወደነበረበት የመመለስ ስራ ይሰራል ማለት ነው። የመመለስ ስራ ስለዚህ አንደኛ መብራት ሀይል ደውላለሁ ማለት ነው ሌላው ሁለተኛው ነገር ሊቆረጥ የሚችለው መብራት ሊቆረጥ የሚችለው ሌላው በምን ምክንያት ነው ስን ሂሳብ በወቅቱ ባለመክፈል ሊቆረጥ ይችላል። የዛ ጊዜ ሲቆረጥ ምን አደርጋለሁ ሁለተኛው ነገር ገንዘቤን ሄጄ እከፍላለሁ በባንክ ሊሆን ይችላል በቴሌ ብር ሊሆን ይችላል በሲቢኢ ብር ሊሆን ይችላል በአዋሽ ባንክ ሊሆን ይችላልበት የተለያየ መክፈያ መንገዶች አሉ ብቻ እንዲከፈል ስለሆነ የሚፈልገው ሁለተኛው ምን አደርጋለሁ። ለመብራት ሀይል ተገቢውን ክፍያ እከፍላለሁ ማለት ነው። ስለዚህ ሁለት ነገሮችን አደርጋለሁ መብራት ሲቆረጥ በጥቅሉ አንደኛ መብራት ሀይል አሳውቃለሁ በዘጠኝ ዜሮ አምስት ደውዬ ያለውን ነገር አመለክታለሁ ጥቆማ እሰጣለሁ ያለውን ነገር እነግራችኋለሁ መጥተው አስፈላጊውን ነገር እንዲያደርጉ ሁለተኛ ነገር ደግሞ ምንድነው? የማደርገው መብራት ሲቆረጥ ወዲያውኑ ወደ ባንክ በመሄድ የሚያስፈልገውን ክፍያ በመፈጸም እፈጽማለሁ ማለት ነው። ስለዚህ ሁለት ነገሮች ይደረጋሉ ማለት ነው። እና መብራት ሲቆረጥ አንደኛ ክፍያ ከፍላለሁ ሁለተኛ ደግሞ ለቴሌ አሳውቃለሁ ማለት ነው። አመሰግናለሁ

አዎ ለበጎ አድራጎት ሰርቼ አውቃለሁ። በጎ አድራጎት ስራ በጣም ለህሊና መልካም የሆነ ከፈጣሪ ጋር የሚያስታርቅ ከዛ ባሻገር ደግሞ ሰው ነን እና ሰብአዊነታችንን ይበልጥ አጉልተን የምናሳይበት ተግባር አንዱ በጎ አድራጎት ነው። ስለዚህ በጎ አድራጎት ስራዎችን ይሰራሉ በጎ አድራጎት ስራዎች ስንል ለምሳሌ ከሰዎች ጋር ጊዜ ማሳለፍ ሊሆን ይችላል ያለንን ገንዘብ መስጠት ሊሆን ይችላል። ከሰዎች ጋር አብሮ በመስራት ለምሳሌ ገንዘብ ማሰባሰብ ከምንለው ባሻገር ከታመሙ ሰዎች ጋር አብሮ መቆየት ጊዜ መውሰድ አንዱ በጎ አድራጎት ስራ ነው ብዬ አስባለሁ። እና ከበጎ በጎ አድራጎት ስራ በተለያየ ጊዜ ይሰራል። እንሰራ እሰራለሁ በጎ አድራጎት ሳይሰራ የሰው ልጅ እንዴት ይኖራል? መኖርም አይቻልም ያው እርካታማ አያገኝም ብዬ አምናለሁ። እና በጎ አድራጎት ስራ ለሰማዩም ለጽድቅ የሰማይን መንግስት በ መንገድ ይሰራልናል። እና ከዛም ባሻገር ደግሞ ስንረግም ያው ለመጽደቅ ብለን ሳይሆን የምንሰራው በጎ አድራጎትን የምንሰራው ስለጸደቅን ነው። የምንሰራውና በጎ አድራጎት ስራዎችን በተለያየ ጊዜ በበርካታ ለበርካታ ጊዜያት በሰፊው በጎ አድራጎት ስራዎችን እሰራለሁ። ይሄ ደግሞ በጣም ጠቃሚና አስፈላጊ ለሰው ልጅ የሚጠቅም ነገር ነው። ብዬ አምናለሁኝና በጎ አድራጎት ስራዎችን እሰራለሁ

አዎ ገመድ ሰው በተለያየ ጊዜ ሊጠቀም ይችላል። ይጠቀማል በአገ እንዳገራችን ለበርካታ ነገሮች ገመድ ያገለግላል። ያው ማሰር እንዲሁም ነገሮችን አብሮ ጠፍሮ ጠፍንጎ ለማንቀሳቀስ ለማኖር። እንደ ሀገራችን ደግሞ በ ለበርካታ ነገሮች ያገለግላል ገመድ በርካታ ገመድ አለ ግን ምን አይነት? አዎ እና ገመድ ምን አይነት ገመድ አለ ብለን ስንል በርካታ አይነት ኤሌክትሪክ ገመድ አለ። እቃ ማሰሪያ ገመድ አለ ከብቶች የሚታሰሩበት ገመድ አለ። ቤት የምናስርበት ገመድ አለ ባህላዊ ቤቶች ሲሰሩ በገመድ ነው። የሚታሰረው ኢቭን ኢፍ ጫማ እንኳን ስናደርግ ጫማም የራሱ ገመድ አለው ገመድ አለው እና ገመድ በጣም አስፈላጊና ጠቃሚ ነገር ነው። ለብዙ ነገሮች እንገለገላለን አሁን እንደነገርኳችሁ ለምሳሌ ኤሌክትሪክ ገመድ የኤ ኤሌክትሪክ ገመድ ከሌለ ማስተላለፍ አይቻልም ማስተላለፍ አይቻልም። እና ገመድን ከተለያየ አንፃር ልንመለከተው እንችላለን ምን አይነት ገመድ? ምን አይነት ገመድ ብዙ አይነት ስላለ ማለት ነው። ሌላው ሁለተኛ ነገር ፍርሃት እንድንቀሳቀስ ያደርጋል ይረዳል እና ገመድ በጣም አስፈላጊና ጠቃሚ ነገር ነው። ከዛ ባሻገር የጫማ ገመድ እጠቀማለሁ ኤሌክትሪክ ገመድ እጠቀማለሁ ነገሮችን ማስርበት ለምሳሌ ማገዶ ለማሰር ገመድ እጠቀማለሁ በገመድ ነው የማስረው። እቃዎችን ለማሰር አንድ አርጋ አንድ ጋር ለማስቀመጥ ገመድ እጠቀማለሁ ያው አስረን ስለምናስቀምጥ ማለት ነው። ስለዚህ ገመድ። በበርካታ የኤሌክትሪክ ገመድ አልን የአልኩኝ የኤሌክትሪክ ገመድ እጠቀማለሁ የጫማ ገመድ እጠቀማለሁ ነገሮችንም ማስርበትን ገመድ እጠቀማለሁ። ከብቶችንም ለማሰር ገመድ እጠቀማለሁ ቤት ሲሰራ ቤት ለበስ ሲሰራ ገመድ። አንዱን ከሌላው ለማስተሳሰር ገመድ እጠቀማለሁ ስለዚህ ገመድ አስፈላጊ

ይህ ጥያቄ መልካም ጥያቄ ነው? ሌሎችን ማስተማር ትችላለህ ለሚለው ሰው የተለያየ ተሰጥኦ አለው ሰዎችን ለሰዎች ሀሳብን በአግባቡ የመግለጽ የማብራራት ችሎታ ያስፈልጋል። እና ሌሎችን ማስተማር ያለኝን ሀሳብ ያለ ፍርሃት የመግለጽ ከዛም ባሻገር ደግሞ በመልካም ሁኔታ ከሰዎች ጋር መግባባት ያስፈልጋል እና ነገሮችን የምናይበት መንገድ ማስፋት መልካም ነው ብዬ አምናለሁ። እና እኔ በ እንደኔ ሀሳብ በጣም ይመቸኛል ማስተማር እና ሌሎችን አስተምራለሁ። የምናስተምረው የማስተምረው ግን ያው ህፃናትን እና አዋቂዎችን ነው። ቲኔጀርሶች ትንሽ በባህሪያቸው ከባድ ናቸው እነሱን ማስተማር ያው እንትን ይፈልጋል በጣም ኮሚትመንት መሆን ያስፈልጋል። እና የተሰጠ ልብ ሊኖረን ይገባል ለዛ ብዬ አምናለሁ። እና እኔ በጣም ይመቹኛል ይመቹኛል ደስ ይሉኛል እኔ በጣም እወዳቸዋለሁ እና ምን እላለሁ እወዳቸዋለሁ። ስለዚህ ማስተማር እችላለሁ ይበልጥ ሀሳቤን ስለምገልጽ አልቸገርም። እና መንፈሳዊ ትምህርቶችንም አበ አለማዊ ወይም ትምህርት ያው የኔ ሙያ ዘርፌም ስለነበረ ማስተማር እችላለሁ በደንብ አስተምራለሁ። ብዬ

ውሃ መጠጣት ውሃ ማምጣት ታውቃለህ ለሚለው ጥያቄ ውሃ ያው ታዳጊ ሀገር ላይ አይደለም የምንኖረው። ውሃ በተለያየ ጊዜ ከተለያየ ቦታ ሊመጣ ይችላል ግን እኔ በምኖርበት አካባቢ ትንሽ ውሃ አስቸጋሪ ነው። ቶሎ በቶሎ የማይገኝ በቶሎ ምን እንትን አልል እና ውሃ እኔ ባለሁበት አካባቢ ትንሽ ስለሚከብድ። ተሸክመን ነው። ከአንድ ቦታ ወደ ሌላ ቦታ የምናመጣውና እኛ ያለንበት ትንሽ ራቅ ስለሚል። ሄደን ውሃ ተሸክመን ቀድተን ከዛስ ጉዞ አለው። ተጉዘን ነው ንጹህ ውሃ ለማግኘት ወይ ያን ያክል ዋጋ ከፍለን ነው የምንንቀሳቀሰው። እና ውሃ ለከብቶች ከሆነ እዛው ጋር ነው የምንወስድላቸው ወይ ለከብቶቹ እናመጣላቸዋለን ወደ አቅራቢያቸው። ነገር ግን ውሃ ማምጣት አውቃለሁ። ማምጣት ይህም ማለት ከአንድ ቦታ ወደ ሌላ ቦታ ለምሳሌ ከሌላ አካባቢ ወደ አንዱ አካባቢ ውሃ ወደ ውሃ ከሌለበት አካባቢ ውሃ ካለበት አካባቢ ውሃ ወደ አለበት አካባቢ ተሸክመን በአቅማችን ልክ ተሸክመን እናመጣለን ማለት ነው። እኔም አመጣለሁ። ስለዚህ ውሃ መሰረታዊ ነገር ነው ያለ ውሃ ሰው መኖር አይችልም። እንሰሳት መኖር አይችሉም። እያንዳንዱ ነገራችን የተሳሰረው ከውሃው ጋር ነው። ስለዚህ ውሃ አመጣለሁ በደንብ ነው ማመጣው።